ላፕቶፕ ጥሩ ላፕቶፕ አለኝ። አሁን ባለው ሰዓት እንደ ላፕቶፕ በጣም ጥሩ ጠቀሜታ ያለው እቃ የለም። ግን በርግጥ አሁን በታብሌት እና በስልክ ላፕቶፕ ስራዎች እየተተኩ ቢሆንም ላፕቶፕ ወሳኝ ነገር ነው። በተለይ እየተጠቀምን ያለነው ቴክኖሎጂ ሌተስት ቴክኖሎጂ ከመሆኑ የተነሳ። እንዳውም ላፕቶፕ ተሸክሞ ዛሬ መዞር እየቀረ ነው። ፕሮጀክተሮች ምንድነው? በዋይፋይ ከስልክ ጋር ይያያዛሉ። ታብሌቶች እንዲሁ እንደዚህ እንደዚህ ነገሮች ያም ሆኖ ግን መቶ በመቶ የላፕቶፕን ስራ ይተካሉ ማለት አይደለም። ላፕቶፕ በራሱ የራሱ የሆነ ፈንክሽን አለው። የሚጠቅሙ የሚጠቅሙበት ጉዳይ ከሌሎቹ ጋር ስማርት ፎንና ታብሌት በተሻለ ማለት ነው።

ፀሀይ ስትጠልቅና ፀሀይ ስትወጣ ማየት በጣም ደስ ይለኛል። ስልኬን የሞላው የሰንሴት እና ሰንራይዝ ፎቶ ነው። የተለየ ትኩረት የተለየ የተለየ መስተጋብር እየፈጠርኩኝ። ሰዎችን በሰንሴት የፀሀይ መጥለቅን ከጀርባ እያሰ እያደረጉኝ ፎቶ ማንሳት በጣም እንትን ፊሊንግን። እገልጽበታለሁ ሰዎች ለራሱ ስልኬን ሲያዩ የሚደሰቱት ሰንሴትና ሰንራይዝ እያዩ ነው። ሰንሴት በተለይ የተለየ ውበት አለው። በኮረብቶቹ ጋር በመካከል ፀሀይን ፈልጎ ማግኘት ፀሀይ ገባ ገባ እኛ ደግሞ ፎቶ አነሳ እናነሳ እናነሳ። ያለው ሩጫው አሯሯጥ በጣም ደስ የሚል ትርዒት ስለሆነ ሳን ሳንሴት ሁል ጊዜም ደስ ይለኛል። ቢመቸኝ ቢመቸኝ ሁሌም ሳንሴት ፀሀይ ስትጠልቅ ባይ ከምንም በላይ ደስታን ይፈጥርልኛል። ይፈጥርልኛል አንዳንድ ሰዎች በእኔ አይነት ስሜት ያላቸው አሉ። ከእነሱ ጋር ስሆን ደግሞ የተለየ ስሜት መጋራት እናደርጋለን

የትውልድ ከተማዬ እ ከኢትዮጵያ ዋና ከተማ ከሆነችው ከአዲስ አበባ በጎጃም መስመር ወደ አራት መቶ ሃያ አንድ ኪሎ ሜትር ሃያ በቃ ሃያ አንድ እስከ ሃምሳ ኪሎ ሜትር መካከል ባለች የቲዩሊዮን የምትባለው ቦታ ነው። ሎካሊ ደግሞ እንደ አማራ ክልል ስናያት በምዕራብ ጎጃም እና በአዊ ዞን የአዊ ዞን መጨረሻ ድንበር። የምዕራብ ጎጃም ደግሞ የመጨረሻ ድንበር ላይ የምትገኝ ከተማ ነች ከተማዋ ትልሊ ትባላለች። በንግድ በጣም የታወቀች ከተማ ነች ሰዎቿ በጣም ፈጣን ሰራተኞች ናቸው። አራት ሰዓት ነው የሚሰሩት። እረፍት የሚባል ነገር የለም የትም ቦታ ሄደው ይሰራሉ። ፈልሶ የመስራት ባህላቸው በጣም የተለመደ እንትን የተለመደ ነው ስደተኞች ናቸው። አብዛኞቹ ደግሞ ክርስቲያን ናቸው ዘጠና ዘጠኝ ነጥብ ዘጠኝ ፐርሰንት ክርስቲያን ናቸው። በ ሀይማኖታቸውን ባህላቸውን ይወዳሉ። እኔ ያለሁባት ከተማ አሁን በሁለት ወንዞች መካከል እ ትላልቅ ወንዞች መካከል ያለች ነች። ፈጣን እና ከአክስቱ የሚባል ወንዞች በእነዚህ መካከል እ የተቆረቆረች ትንሽዬ ከተማ ስትሆን አሁን በፈጣን እድገት ያለች ከተማ ነች።

"ቅጽል ስም አለኝ?" አዎ አለኝ። ቅጽል ስም እንደ ሁኔታው እንደ አካባቢው እንደሚያገኘው አካባቢ ይወጣልሻል ይወጣል። ለምሳሌ አንዳንዴ ምን እባላለሁ በጣም ፈጣን ከመሆኔ የተነሳ ፈጠነ ይሉኛል። ነገሮችን ለማድረግ በተለይ በመላላክ ሰራዎችን በመከውን ጉዳይ እጅግ በጣም ሲበዛ ፈጣን ነኝ እና አንዴ እስከ ሰዎች አንዴ እስኪዞሩ እኔ ሁለት ሶስቴ እንትን ስለምል ፈጠነ እባላለሁ። ሌላው ደግሞ ነገሮችን እንደ እብድ ማሳለፍ ማለት ቀለል አድርጎ ማሳለፍ ስለምወድ ሃምሳ ሃምሳ ነው ምናምን የሚባል ነገር አለ ቅጽል የቅጽል ስሞች እነዚህ ናቸው ሾርት በተለይ ልጅ ከአስራ ሁለተኛ ክፍል ስማር ዩኒቨርሲቲም ጨምሮ አጭር ስለነበርኩ ሾርት እባል ነበረ። እንደዚህ እንደዚህ አይነት ቅጽል ስሞች አሉኝ።

አብሶ እኔ መጠጥ ላይ በጣም ደካማ ነኝ። እውነቱን ለመናገር ምን አይነት መጠጥ እንደምወድ ምንም የምጠጣው ነገር ስለሌለ ሎካል ድሪንኪንግ ካሉት እነ አረቄ ጠላ አሉ። እነዚህ ይሻሉኛል ትንሽዬ አልያም ደግሞ ልቀርብ የምችለው ያው ለስላሳ መጠጦች ላይ ነው። እነ ሚሪንዳ፣ የሚሪንዳ ዘሮች የሆኑት እነ ፋንታ እነዚህ እነዚህ ናቸው እንጂ መጠጥ ላይ በጣም ደካማ ነኝ።

እሳት ማንደድ እችላለሁ ያደጉበት አይደል እንዴ? የሚያስፈልገው ክብሪትና እንጨት ብቻ ነው። በተለይ ሰው ዝናብ መቶት በስብሶ ምናምን ሲመጣ ግዴታ እሳት መሞቅና ሰውነቱ ትንሽ ቆፈኑ ለቀቅ እንዲያደርገው ማድረግ ስላለበት። ያኔ እሳት አንድዶ ነው አንድደሽ ነው የምትሞቂው። ወይም አንድ እና እሳት ማንደድ በጣም ቀላል ለኔ ቀላል ስራ ነው።

ክላውድ መጠቀሚያ ማከማቻ አልጠቀምም። ለምንድነው እማልጠቀመው? እስካሁን ድረስ የመጠቀም ልምዱ ስላሌለኝ ነው። እንጂ ክላውድ ብጠቀም ጥሩ ይመስለኛል። እሱ ራሱ ስልኬን እራሱ ኮመንት ያደርገኛል አንዳንዴ ክላውድ ተጠቅሜ ካን አፕሎድ ዊዝን ክላውድ ምናምን ይለኛል። ግን የመጠቀም ልምዱ ስለሌለኝ እስካሁን አልተጠቀምኩም እኮ ለመጠቀም እሞክራለሁ ብዬ አስባለሁ። እስኪ እንዴት ባክአፕ እንደማድረግ ስለማላውቀው ፋይል ከአጠራቀምኩበት በኋላ። እንዴት ባክአፕ ማድረግ ስለማልችል ይመስለኛል አይዶንትኖ ብቻ ብዙም መጠቀም አልወድም።

ታምሜ ከስራ መቅረት ብዙም አልወድም። ሁላ ታምሜ እኔ መተኛት አልወድም። እንደምንም ተፍገምግሜ እግዝሄር እስካሁን ክፉ ደዌ ስላልጠላብኝ ነው እንጂ በእርግጥ ምን እንደምሆን አላውቀውም። እስካሁን ግን በከባድ ህመም እግዝሄር ስላልፈተነኝ። ከስራ ጋር የሚያያዝ ስራ ለመቅረት ድረስ የሚያደርስ ህመም አላጋጠመኝም። ለዛ በትክክል መልሱን ትቆያለህ አትቆይም የሚለውን ሀሳብ። እንዴት ብዬ እንደምመልሰው አላውቅም

ቅሬታዎችን እንዳመጣጣቸው ነው የማስተናገዳቸው። በጣም ተከፍቶ ወይ አግሪሲቭ ሆኖ ሊመጣ ይችላል። እና ያኔ ቀለል አድርጌ ትሪት አድርጎ መላክ ነው። ይሄ ይሄ ነገር እኮ እንደዚህ እንደዚህ ከዚህ ከዚህ አንግል ነው። እንደዚህ እንደዚህ ተሁኖ ነው እንደዚህ ቢሆን ይስተካከል ነበር እንደዚህ ሲሆን ይስተካከላል ብሎ። ቅሬታዎችን በጣም አታሎ የመላክ ጥበብ አለኝ። ማንም ጋር ቅር ተባይዬ ብዙ ሰዓት ተገፋፍቼ አላውቅም። በመጡበት ልክ በጣም ሆት ሆነው ሲመጡ ኮልድ ሆኖ ቀዝቅዥ አስተናግዳቸዋለሁ። ለ ወይንም ደግሞ ለሆኑ ነገሮች ሰዎች ቅርብ ናቸው። ቸልተኞች ሲሆኑ ፑሽንግ ፋክተር እንዲህ በቃ የሚገፋቸውን ነገር ከስር በመላክ። ለቅሬታዎቹ ኦፕን የሆነ ሪስፖንስ እንዲኖራቸው ማድረግ እችላለሁኝ።

መዋቢ ትጠቀማለህ የትኛውንም አይነት መዋቢያ አይጠቀምም ሁላ ኢቭን መስታወት የመጠቀም እንትን ፍላጎት የለኝም። እኔም ለምን እንደሆነ አላውቅም በእውነቱ አንዳንድ ሰዎች እነዚህን መዋቢያዎችን ቅባቶችን ምናምን የሚጠሏቸው በመንፈሳዊ እይታ አያይዘው ነው እንዲሁ እግዚአብሔር ጥሩ አድርጎ የሰራኝ ስላልሰራኝ እራሴን እያስተካከልኩ ነው ብለው የሚተቹ ሰዎችም አሉ እኔ ግን ጥንቱም ከልጅነቴ ሲጀመር እንደዛ አይነት ነገሮችን አልወድም ልምዱም የለኝም።

ብስክሌት ትጋልባለህ? በጣም ጥሩ ጥያቄ ነው። የሚገርም ትኩስ አለኝ እዚህ ይዣለሁ ስለማመድ ምን የምፈጽመው መውደቅ ምናምን ምናምን ሳያገኝ ነው የለመድኩት። እና አንድ ጊዜ የሳይክል ይዘን ወደሆነ ቦታ ለመዝራት እየሄድን ነውና። በደንብ አልችልም። ያኔ ከፊት ያለው ልጅ በጣም እየበረረ ነው። :እኔ እሱን እያየሁ እየበረርኩ አይ ሱዚ መጣና ፊት ለፊት ገባብኝ። ፊት ለፊት ሲገባብኝ እኔ ሳይክሏን ወደ ጎን ተውኳት እና ወደዛ ተስፈንጥሬ ወደ ውጪ ወደኩኝ። ያኔ ስወድቅ ሳይክሏ ፊቷን ዞር አለካ። የመሪው ዞር አለ እኔ ያንን ሄጄ እጓዛለሁ በሳይክሉ ወደኋላ ይላል እኔ ወደፊት እገፋለሁ። :እና ይሄን አጋጣሚ አልረሳውም። ብስክሌት ጋር እጋልለሁ አዎ አሁን አሁን ባለን ሁኔታ በደንብ ፕሮፓር ላይ አለባለሁ

ቃልህን ትጠብቃለህ እቺ በጣም ወሳኝ ጥያቄ ናት? ቃል መጠበቅ ግዴታ ነው ማንዳቶሪ ነገር አለ። አይደለ። በቃ ሰው ለቃሉ ካልታመነ ለምንም መታመን አይችልም ሶ ለራሱ ካልታመነ ለማንም ሊታመን አይችልም። ቃልን መጠበቅ ለራስ ነው ጥቅም በነገራችን ላይ ዛሬ ቃሌን ጠብቄ ነገ ከአንድ ሰው ጋር። የገባሁትን ቃል ጠብቄ ብቀጥለው ነገ ታማኝነቴ እየጎላ እየታወቀ እየተረዳና በሰው ዘንድ ኢ ተአማኒ መሆን እየጠፋ ይሄዳል። ታማኝ መሆን ደግሞ ለሰው ልጅ ትልቅ ነገር ነው ትልቅ ነገር ነው። ከዚህ የተነሳ ቃሌን አላፈርስም ሲጀመር እንዲሁም ኢትዮጵያ ውስጥ አንድ አበባል አለ። ያሉት ከሚጠፋ የወለዱት። ይጥፋ ይሄ ቃል በጣም ጠንካራ ቃል ነው። የወለዱት ነፍስ ያለው ነገር እስኪጠፋ ድረስ ነው የተናገርኩት ከሚጠፋብኝ በቃ የወለድኩት ይጥፋ ነው። እዚህ ምን ያክል ጠንካራ እንደሆነ? ቃል በአካባቢያችን በተለይ እንደ ኢትዮጵያ ምን ያክል ጠንካራ እንደሆነ ከዚሁ መረዳት ይቻላል።

ዛሬ የመጀመሪያ ምግቤ ዛሬ እሮብ ቀን ነው አይደለም አሁን ስድስት ሰዓት አከባቢ ከዛ በኋላ ነው ምሳ የበላሁት። ምሳ ሰዓት ነው ቁርሴን አብሬ የበላሁት ጾም ስለሆነ ነው እና የመጀመርያ ምግቤ ሽሮ ነበረ። ደስ የሚል ምግብ ነበረ በእውነት ለመናገር። ሽሮ እትዮጵያ ውስጥ እጅግ እጅግ ተወዳጅ የሆኑ ምግቦች ውስጥ አንዱ ነው። አብዛኛው ሰው ልጠላው ይችላል ግን የሽሮ መጣፈጥ የሚያውቀው ሰው በዓል ስመጣ ስጋ ጋር በጣም ስቆራኝ ወይኔ ሽሮ ቤት አለ እስከ ማለት ድረስ ይደርሳል። እንደዛ ነው የዛሬ የመጀመሪያ ምግቤ

ከስራ በኋላ የመጀመሪያ ስራዬ ቤተክርስቲያን መሄድ ነው የሰርክ መርሃግብር ስላለ። አስራ አንድ ሰዓት ግዴታ ወደ ቤተክርስትያን እሄዳለው እሳለማለው ደስ የሚል ቀዝቅዝ ያለ አየር። ወደ ክርስቲያኗ ግቢ ውስጥ ዛፍ የተሞላ ስለሆነ ቤተክርስቲያናችን እዛ ውስጥ። ቀዝቀዝ ያለ አየር። ከጀርባ ረዘም ያለ መዝሙር ይከፈታል በአምሳሉ ፈጥሮናል ሊሆን ይችላል። የኪነ ጥበብ ወለቂቆች መዝሙር ሌሎች መዝሙር። ሊከፈቱ ይችላሉ። እነዛ ቀዝ ቀስ ባለ አየር ንብረት ማጣናት እንዴት? አይነት ህሊና እረፍትን እንደሚሰጥ እንደሚሰራ። እና ከስራ ሰዓት በኋላ። ምሰራው ይሄንን ነው ከዛ ቀጥሎ ወደ ቤቴ እሄዳለሁ። ጓደኞቼ ካሉ የጓደኞቼ ጋር። ወጥቼ ማርሽ ከሆነ እንደዛ ላመሽ እችላለሁ። እነዚህ እነዚህ ነገሮች ናቸው። ከስራ ሰዓት በኋላ ስራ አይቼ

የሰራ ጊዜ አሁን ላይ የትምህርት ጊዜ ነው እና አብዛኛውን ጊዜ ዘጠና ምስት ፐርሰንት ጊዜዬን እማሳልፈው በትምህርት ላይ ነው። ነገ አምማረውን ዛሬ አነባለሁ ዛሬ የተማርኩትን ምሽት እከልሳለሁ። እንደዚህ እንደዚህ ስለሆነ የስራ ጊዜ እሚባል የትምህርት ጊዜ ነው የትምህርት ጊዜ ደሞ ግዴታ ትኩረት የሚሰጠው ነገር ነው። ተዘጋጅቶ መግባት ተዘጋጅቶ መውጣት ነገሮች ስላሉ። ኤግዛም ነገሮች እነዚህ እነዚህ ሊኖሩ ስለሚችሉ ግዴታ ሁለት ሃያ አራት ሰዓት ትኩረታችን እሚሆነው ትምህርት ላይ ነው። ከዛ አሁን ያለኝ የስራ ሰዓት የትምህርት ጊዜ ስለሆነ የትምህርት ጊዜ ጊዜ እንዴት ነው ቢሉኝ? በዛ ልክ እመመልስ አይመስለኝም

ስልክ ምጠቀምበት ሰዓት እንዲሁ በእውነቱ ነገር እኔ አሁን የኔን ጊዜ ሰባ አምስት ፐርሰንት ስልክ ላይ እያሳለፍኩ ስለሆነ በጣም ስልክ የጎዳኝ ይመስለኛል። ስነሳም ስልክ ነው፤ ቀንም ስራ እየሰራሁም ስልክ ነው፤ ስጓዝም ስልክ ነው፤ ማታም ስልክ ነው፤ እና የስልክ ጉዳይ ምን ያክል እንደጎዳኝ ማውቀው እኔ ነኝ። ያም ሆኖ ግን ልላቀቀው አልቻልኩም።